ኪሳራ ስንል እንግዲህ ምን ማለታችን ነው? ኪሳራ ለምሳሌ ዘንግድ የአለም ብትቀላቀል ነጋዴ ከሆንክኮ የሆነ ሸቀጣ ሸቀጥ በምትገዛበት ሰዓት የሆነ ቦታ ብትዘረፍ አንተ እንግዲህ ኪሳራ ደርሶብሃል። ወይም የተለያዩ ነገሮች ከዛ ከነበረ ገንዘብ ላይ ዝቅ ብለሃል ማለት አታሀል ማለት ነዎ። ተዘርፍብህ ቢዝርፍብህ የግዛህበት ገንዘብ አሁን ለምሳሌ መቶ ሺህ ብትገዛው ያንን እቃ የመቶ ሺህ ብር እቃ ቢዘረፍብህ መቶ ሺህ ብር ከሰርክ ወይም አጣህ ማለት ነው። እና ኪሳራ እንግዲህ በተለያየ መልኩ ልናየው ልንተረጉመው እንችላለን ማለት ነው። እና ኪሳራ አንተ ደረሰብህ ለማለት። አሁን ለምሳሌ የነበረው ገቢ የሆነ የገንዘብ አቅም አለህ ይሄን ያህል ለምሳሌ ሶስት ሚሊየን ቢኖርህ ለምሳሌ ሁለት ሚሊየኑን የሆነ የተለያዩ ነገሮች በትገዛበት በዛ አጋጣሚ የሆነ ቦታ ላይ ወይ ስትደርስ ብትዘረፍ ወይም ቢወሰድብህ ያን እቃ። ሶስት ሚሊየን ነበረ የነበረህ መጀመሪያ በሁለት ሚሊየን የሆነ እቃ ገዝተህ ያ ተዘረፈብህ ስንት ሚሊየን ቀረህ አንድ ሚሊየን ቀረህ? እና ከሶስት ሚሊየን አንዱ ሚሊየን ሲቀር እንግዲህ ሁለት ሚሊየን ኪሳራ ደርሶብሃል ወይም አጥተህል ማለት ነው። እና በዛ አጋጣሚ ኪሳራ ደረሰብህ ወይም ጉዳት ደረሰብህ ለማለት ነው። ለምሳሌ ደግሞ የሆነ ቤት ሊኖር ይችላል። እዛ ቤት ውስጥ የሁለት ሚሊየን የሚገመት እቃ ሊኖር ይችላል ያ ቤት የሆነ አደጋ ተነስቶ ቢቃጠል እና እዛ የነበረው ንብረት ሙሉ ቢቃጠል በአንተ ላይ ኪሳራ ደረሰብህ እንደማለት ነው ማለት ነው። እና ኪሳራ ማለት በተለያየ አጋጣሚ የሚፈጠርና አንተ ሳትጠብቀው ወይም አንተ ሳታልመው የሆነን ሰዓት ላይ ቢፈጠርብን አደጋ ደርሶብህ ኪሳራ ይደርስብሀል ማለት ነው። በዛ አጋጣሚ ያለህ ገንዘብ አቅምህ ይቀንሳል ከነበረው ከበፊቱ ማነው? እና እዛ ጋር በጣም ኪሳራን በዚህ መልኩ ልናየው እንችላለን ወይም ልንተረጉመው እንችላለን ማለት እወዳለሁኝ። እና እንግዲህ ኪሳራ ሲደርስብህ የተለያየ አንተን ለእርዳታ የሚያደርግ ማህበረሰብ አለ አንደኛ በመንግስትም የሆነ እርዳታ ያ ይደረግልሃል ማለት ነው። እና እንግዲህ አንተ ላይ ኪሳራ ደርሶብሀል ኪሳራ ስለደርሰብህ መንግስትም ሆነ የተለያዩ ማህበረሰብ ነዋሪ ዝም ማለት የለበትም። የተለያዩ በሆነ ነገር አንተን ማገዝ እና ከዚህ ከኪሳራ ደርሶብኛልና ማህበረሰቡ ከጎኔ ነው መንግስትም ከጎኔ ነው ብለህ ራስህን እንድታዝናናም ማለት ነው። እንግዲህ አሁን ኪሳራ እንደዚህ ደርሶብህ ብዙ ሰው ዝም ቢልህ አንተ ላይ ራስህ ላይ ጉዳት ልታደርስ ትችላለህ ማለት ነው።

እናት ስንል እንግዲህ ምን ማለት አይቻልም። እናት ማለት ላንተ ማኮነው ነገር የለም። ዘጠኝ ወር ተሸክማ ከዛ በኋላ እንግዲህ እናት መሬት ሆናለች ማለት ነው። እና እናት እንግዲህ ላንተ ማኮነው የላትም። ብዙ ነገር አንተን ለማሳደግ ውጣ ወረዷን አይታ እና ዘጠኝ ወር በሆዷ ተሸክማ ማለት ነው። ከዛ ትወለዳለህ በዛ አጋጣሚ እናትህ ላንንተ የሚሆን ጡት ወተቶችን በማ ማጥባት ታሳድጋለች። ከዛ ትልቅ ቦታ እንድትደርስ የተለያዮ ምግቦች የተለያዩ ላንተ የሚሆንን ብዙ ነገር አሟልታ እናት እንግዲህ በጣም ለመግለጽ ይከብዳል። በጣም ብዙ ነገሮችን የምታደርግልህ ማለት ይቻላል ማለት ነው። እና እንግዲህ እናትነት በጣም ሁሉን አዛኝ ላንተ ማኮነው ነገር የላትም ብዙ ነገሮችን ታደርግልሃለች ማለት ነው። እና በዚህ ጊዜ በምታደርግበት ሰዓት አንተን በበኩሏ ብዙ ነገሮችን የተለያዮ ነገሮችን ታደርግልሃለህ አንተም ያን ተቀብለህ። በቃ እናትህን ነገ አንተ እንደምትጦራት እና አንተ እንደምታገለግላት ታስባለች። የዛን ጊዜ አንተም ማሳፈር የለብህም። እናትህ እንግዲህ ላንተ ብዙ ነገሮችን አድርጋልሀለች አለች ብዙ ነገሮችን በምታደርግበት ሰዓት አንተ ደግሞ በኋላ መጦርና እሷን ማገዝ ይኖርብሃል። በዚህ አጋጣሚ ብዙ ነገሮችን ማከናወንና መስራት እንድምትችል ማሳየት አለብህ። እና እንግዲህ እናትህ አንተን ብዙ ነገር እየጠበቀች ብዙ ነገር አድርጋለህ። አንተም ማሳፈር የለብህም ትልቅ ደረጃ ደርሰህ እናትህን ማሳየት እና ማስደሰት አለብህ። በዚ አጋጣሚ እንግዲህ ነገ ልጄ እኔንም ይጦረኛል ብላ በማሰብ አንገቷንም ሳትደፋ ደስተኛ ሆና ትኖራለች ማለት ነው። እና በዚ አጋጣሚ እናትን ማክበር እናትን በተለያየ አጋጣሚ ብዙ ነገር ላንተ ሆናልህ አለች እናትህ ነገ መጦርና መንከባከብ ይኖርብሃል ለማለት እወዳለሁኝ። እናት እንግዲህ ምንም ቃል የለኝም በጣም እናት እናት ናት።

ምርታማነት ምን ማለታችን ምርታማነት እንግዲህ በተለያየ መልኩ ልንገልጸውና ልናያው የምንችለው ነው። ምርታማነት ላይ ደረጃ ደረሰ ማለት የተለያዩ ምርቶችን የተለያዩ ሰዎችን በማምረት በጣም ብዙ ምርታማነት ሆኗል ትልቅ ደረጃ ደርሷል ማለት ገቢ በከፍተኛ ሁኔታ አግኝቷል ማለት ነው። ምርታማነት አሁን ለምሳሌ አንድ መቶ ሄክታር መሬት የሚያርስ እና ብዙ ምርቶችን ብዙ ሰብሎችን ቢሰበስብ ይሄ ሰውዬ ምርታማነት አግኝቷል ወይም አለው ለማለት እወዳለሁኝ። እንግዲህ ምርታማነት እንግዲህ የተለያዩ ገቢዎች የተለያዩ ገንዘቦች ሲኖርህና ያንን ነገር በምታመርትበት ሰዓት እንግዲህ አንተ ውጤታማ የሆነ ብዙ ነገሮች ታገኛለህ ማለት ነው። እናም ጠቃሚ የሆነ ገንዘብ ይኖረዋል ለማለት ምርታማነትን በዚህ መልኩ ማየትና መመልከት ይቻላል። እናም ገንዘቡ አሪፍና ውጤታማ እንዲሆን ያደርጋል ለማለት እፈልጋለሁ።

አሮጌ ስንል እንግዲህ ምን ማለታችን ነው? አሮጌ ማለት ተጠቅመንበት በተለያየ ዓመተ ምህረት ለብዙ አመት አመት ያገለግልና ብዙ ነገሮች የሰራንበት ያገለገለም መሳሪያ ከጥቅም ውጪ ሳይሆን በጣም ብዙ ጊዜ ሆኖት አርጅቶ ያ አሮጌ እንለዋለን ማለት ነው። እንግዲህ ያ ነገር አለ ለምሳሌ የተለያዩ እቃዎች ይኖራሉ። ስራ ማሰሪያዎች እነዛ ማሰሪያዎች በጣም ጊዜያቸው ሲቀየር ማለት እነዚህ በተለይ ምርት በአዲሱ ሲመጡ ማለት ነው እነዛ እቃዎች እና እነዚህ በጣም አርጅተዋል ቆይተዋል እድሜያቸው ሄዷል። ከሃያ ምናምን አመት በላይ ሆናቸው ጥቅም ላይ ከዋሉ ማለት እነዚህን እቃዎችን ማየት ይቻላል ማለት ነውና። አሮጌ የሚለው አሁን ለምሳሌ የቤት አሰራር አለ። ለምሳሌ ሃያ አመት ሰላሳ አመት ቆየ ቤት ሊኖር ይችላል ያ እንግዲህ ቆርቆሮው ምንድን ነው የሚሆነው? የተለያየ ይቀላል ምን ይላል በዛ አጋጣሚ ያ ቆርቆሮ አሮጌ ሆኗል ማለት ነው። አርጅቷል። መቀየር ያስፈልገዋል መታደስ ያስፈልገዋል እንደማለት ነው። አሁን ለምሳሌ በሌላም መልኩ ማየት ይቻላል። ለምሳሌ መኪናዎች አሉ። እነዚህ መኪናዎች እንግዲህ በጣም ብዙ ጊዜ አገልግሎ ሊሆን ይችላል እና በዚህ አጋጣሚ ፍጥነታቸው ሊቀንስ ይችላል ያላቸው መስታወቶች ምኖች ሊፈራርሱ ሊወላልቁ ይችላሉ በዚህ አጋጣሚ ብዙ ነገሮች። ሌሎች ብዙ ጊዜ እነዛን መታደስ እና በተለየያ መልኩ መታየት ስላለባቸው የተለያየ ገንዘብ በመጨመር በማደስ እና አዲስ በማስመሰል ታርገለህ ማለት ነው። በዚህ አጋጣሚ መጀመሪያው ግን ያው አርጅተዋል አርጌ ሆነዋል ማለት ነው። ማለት ነው እነዚህ እንግዲህ ይሄንን ነገር በዚህ መልኩ በማየት እና በማጤን መለወጥ ይቻላል። እንግዲህ አሮጌ የሚለው እድሜው አልፎበት ቆይቷል ማለት ነው።